በእጅ መሸመን አውቃለሁ ማለት እኔ ሸምኘ አላውቅም ግን ሰዎች ሲሸምኑ አያለሁ። እንደ አጋጣሚ ሆኖ ባለቤቴ የሚሰራው እንደዚህ የሽመና ዲዛይን እንደዛ ስለሆነ የሚሸምኑ ሰዎችን አውቃለሁ በደንብ። እኔ መሸመን ሳይሆን መጥለፍ ነው የምችለው። የሚሸም አባቴ የሸምን ነበር። ሽመና እና የሽመና የባህላዊ ሽመና እንትን አለው እቃ መሳሪያው አለው። በዛ ሲሸምን ትዝ ይለኛልና እኛ አካባቢ ይኸው የተለመደ ነው መሸመን። በቀላሉ ጋቢና የተለያዩ ነገሮችን ይሰራሉ እና በእጅ መሸመን አውቃለሁ በደንብ ነው የማውቀው። ይኸው በዚሁ ዙሪያ ስለሆን ስለሆነ ያደግኩት። አሁንም ስራዬ ምንም እንኳን እሱን ባልሰራ ባለቤቴና የተለያዩ የማውቃቸው ሰው በዚሁ አካባቢ ስለሆነ የሚሰሩት ሽመናን በደንብ ነው የማውቀው። ይሄው ለሺመና ያለን አመለካከት አንዳንድ ሰዎች መጥፎ ቢሆንም እኔ ግን ሸማኝም ሽመናውንም አከብራለሁ። ግን እኔ መስራት አልችልም። ሽመናን መሸመን አልችልም።

በልጅነቴ መኖሪያ ቤታችን እናቴ ጋር ነው ያደግኩት። አባቴ ልጅ እያለሁ ነው የተለያዩትና ከእናቴ ጋር ነው ያደግኩት። እና እናቴ ጋር እናቴ ደግሞ የአባቷ ቤት ነበረና እዛ ነው ያሳደገችን ሁላችንንም። የልጅነታችን ቤት ምን አይነት ነው? የኔ የኔ የኔ ልጅነት ቤት ቅንጡ ዘመናዊ አይደለም ባህላዊ ነው። በጭቃ የሚሰራ ሲሆን ሳር ቤት። ሳር የሚባል አለ ድሮ የሚሰራ የኢትዮጵያ ባህላዊ ቤት። በሳር ቤት አለ እንደገና ደግሞ ቆርቆሮ ቤትም አለ። ግን የሚለሰነው በጂብሰን ምናምን ሳይሆን በጭቃ ነው። በጭቃ ነው የሚለሰነው። መሬቱ ሴራሚክ ወይም ደግሞ ሲሚንቶ ሳይሆን እንትን ነው። ጭቃ ነው ጭቃ ተደልድሎ ከዛ ከላይ የከብቶች ጽዳች ወይ ደግሞ እበት የሚባል ነገር አለ። እሱን በአመድ አድርገን እንቀባዋለን። ግርግዳውንም በተመሳሳይ በአመድና በከብቶች ጸዳጅ በእበት ቀላቅለን እንቀባውና እንትን ጥሩ እንትን ይኖረዋል ልስላሴ ይኖረዋል። የልጅነቴ ቤት እንደዚህ ነው። በጣም ዝቅተኛ ከሚባለው ከገበሬው ማህበረሰብ ስለተወለድኩኝ። ቤታችን እንደዚህ ነበረ። ከብቶች አንድ ቤት ላይ ከብቶችና እኛ አብረን ነው የምንኖረው። ከሁለት ተከፍሎ ከብቶቹ ቤት አንደኛው ክፍል ይሆናል። የኛ ቤት ደግሞ አንደኛው ክፍል ይሆናል ሁለቱንም የሚያገናኝ በር ይኖረዋል። እና ከብቶቹ የሚገቡት በእኛ በር በትልቁ በር ገብተው በእኛ ሳሎን አድርገው ነው ወደ ውስጥ የሚገቡት። እና ያን ያክል ቅንጡ ቤት ወይ ደግሞ የባለሀብት ቤት አይደለም። አንዲት ጠንካራ ሴት ቤት ስለሆነ ብዙ እንትን ወጣ ማለት ለየት ያለ ቅንጡ የሆነ ቤት አይደለም።

የምወደው ከተማ ከሀገር ውስጥ ከሆነ አሁን የምኖርባትን ከተማ በጣም ነው የምወዳት። ከዚህ በፊት አልወዳትም ነበር እና የተለያዩ ከተማዎችን ሳይ በጣም ምርጥ እንደሆነች የገባኝ የተለያዩ ከተማዎች የሄድኩ ስኖር ሳይ በጣም ይቺ ምርጥ ልዩ እንደሆነች ገብቶኛል። እና ከሀገር ውስጥ እኔ ራሴ አሁን የምኖርባትን የምፈልገው ቦታ ነው የምኖረው እግዚአብሔር ይመስገን ይቺን እወዳታለሁ። ባህርዳር ትባላለች እወዳታለሁ። ሁለተኛ ደግሞ በታሪክ እንደምሰማውና ከሆነ አላቃትም ግን ምሰማ ከሆነ ለምሰማ ከሆነ ድሬዳዋ በጣም ደስ ትላለች ከሀገር ውስጥ ማለት ነው። እሷን ብኖርበት ብዬ የምመኛት ከተማ ድሬዳዋ ናት። አንዷ ከውጭ ሀገር ከሆነ ከተማ ነው በርግጥ ከተማዋ ምን እንደሚባል አላውቅም። ግን ስዊዘርላንድ በጣም ምርጥ ምርጥ እንትን ነው ወደ ገጠሩ አካባቢ ያለው ሁኔታ በጣም ደስ የሚል ነው። በሚዲያ እንደምከታተለው ከሆነ ማለት ነው ብኖርበት ብዬ የምመኘውም የምወደውም። ከተማ የሲውዘርላናንድ ከተማዎች በጣም ደስ ይላሉ አየሯ ደስ ይላል። አረንጓዴና ተፈጥሮዋ በሙሉ የቤት የቤቱ አሰራር በሙሉ ደስ ይላል የስዊዘርላንድ ከተማዎች። እና ስዊዘርላንድን በጣም የምወዳት ሀገርም ከተማም ከተማዎቹ በሙሉ ገጠራማ አካባቢ በተለይ በጣም ነው። ደስ የሚለው እና። ከሀገር ውጭ ሲውዘርላንድ ከተማዎችን ከሀገር ውስጥ ደግሞ ባህር ዳር በጣም ደስ ትላለች። በጣም እንደውም የሚመሳሰል ነገር ሆኖ አላት ከሙቃቷ ውጪ።

አዎ ምንጣፍ ላይ እቀመጣለሁ ያው ለረጅም ጊዜ በፍራሽ መሬት ላይ አድርጌ ስቀመጥ ስለነበረ በዛ ልምድ። ምንጣፍ ላይ መቀመጥ እወዳለሁ ከመሬት ጋር ማለት ነው። ወርዶ ደስ ይለኛል። በምን ምንጣፍ ላይ መቀመጥ ሙቀት አካባቢ ያለውም ዝቅ ያለ ቦታ መቀመጥ ደስ ይለኝ ስለነበረ። ቀዝቃዛማ ስለሚሆን ምንጣፉ። በዛው ለምዶብኛ ምንጣፍ ላይ መቀመጥ ደስ ይለኛል አይከብደኝም። ወፍራም ስለሆንኩ አይከብደኝም ምንጣፍ ላይ ቁጭ ማለት ነው። እንደውም አሁንም አጋጣሚ የተቀመጥኩት መፈረሻ ላይ ወይም ደግሞ ከምንጣፍ የተሻለ ነው ከፍ ያለነው ቢሆንም መፈረሻ ላይ ነው የምቀመጠው። እና ምንጣፍ ለመቀመጥ እወዳለሁ ደስ ይለኛል ነጻነት አለው ምናምን። ረጅም ጊዜ ስለለመድኩት ለረጅም ሰዓት መቀመጥ ስለ ስለተቀመጥኩ ይመስለኛል። እና እቀመጣለሁ ምንጣፍ ላይ በደንብ ነው የምቀመጠው